እሺ አሁን ደግሞ ቀልድ መናገር ትወዳለህ ለሚለው ጥያቄ መልስ እየሰጠን እየተወያየን የተነጋገርን የምንሄድ ይሆናል ማለት ነው። ስለዚህ እኔ በህይወቴ በጣም ከሚያረኩኝና በጣም ደስ ከሚያሰኙኝ ነገሮች መካከል አንዱ ቀልድ መናገር ነው። ስለዚህ ሁሌም ቀልድ እንደመናገር የሚያረካኝ የሚያስደተኝ ነገር የለም እንደዛም ደግሞ የሚያዝናናኝ ነገር የለም። ስለዚህ በአጠቃላይ ከሰው ጋር ከሰው ጋር ስኖር ሁሌም እኔ ነገሮች በጣም ሁሉም ነገር አለ ይሄ በቁም ነገር የምንወስዳቸው ነገሮች አሉ። ደግሞ ብቻ ስቀን እንደዚህ በቀልድ የምናሳልፋቸው ነገሮችንም ደሞ አሉ አደለ። ስለዚህ ያንን ነገር እረዳና ብዙ ጊዜ ቀልድ መናገር በጣም አይወዳሎ በጣም ትኩረት እሰጥበታለሁ። ምክንያቱም ቀልድን ስናገር ነው እኔ በጣም ህይወቴ ቀለል የምለኝ እነዛም ደግሞ ከጭንቀትም ከሚያሳስበኝ ነገርም ሁሉ በጣም ነፃ የሚሆነው እና ስለዚህ ቀልድ መናገር በጣም ወሳኝ ነገር ነው። እንደዛም ደግሞ ጠቃሚ ነው ብዬ አስባለሁ። ስለዚህ ሁሉም ሰው ያንን ነገር ያደርጋል ብዬ አስባለሁ። እኔ በጣም ቀልድ እንደ ቀልድ የሚያዝናናኝ እንደ ቀልድ የሚያስደስተኛ ነገርም የለም። ስለዚህ በአጠቃላይ ሁሌ ቀልድ መናገር መቀለድ መጫወት እኔ ከምጠቀምባቸው እና ሁሌም ከምንኮራባቸው እንደዚህ እኔ በሰውነቴ ባህሪያ ባህሪያት ውስጥ በቅድሚያ የምጠቀስ ነው። ማለት ነው። ስለዚህ ቀልድ ስንል እንግዲህ ነገሮችን ቀለል አድርጎ ማለት አንዳንዴ ቀልድ ሲባል ምንም ቁም ነገር የሌለው ማለት አይደለም። ማለት አንዳንዴ እንዴት ነው? ነገሮችን ቁም ነገር ያላቸውን ነገሮች ራሱ ቀለል አድርገን በቀልድ መልክ ወይ ደግሞ ይሄ ደስ በምለው መልኩ ማድረግ እንችላለን መግለጥ እንችላለን። ስለዚህ ይሄ በጣም ወሳኝነት ያለው እና በጣም አሪፍ ነገር ነው። ስለዚህ ቀልድ መናገር በጣም ወሳኝ እንደሆነ አውቃለሁ በጣም እንደሚጠቅምም አውቃለሁ። ስለዚህ አንዳንዴ የምጠቅመውን ነገሮች ወይ ደግሞ ቁም ነገር የሚባለውን እንኳን በቀልድ መልክ መግለጽ ስለምንችል ያው ያንን ነገር ማድረግ ወይ ደግሞ ያንን ነገር መተግበራችን ያው ለሁላችንም አሪፍ ነው። ብዬ አስባለሁ እንደኔ እንደኔ ስለዚህ እኔ ቀልድን መናገር የጀመርኩት ላኔ ልጅ እያለሁ ራሱ ነገሮችን ቀለል አድርጌ ነው። ማለት ቀለል አድርጌ ስል ይሄ በጣም ወሳኝ ከሆነ ራሱ በጣም አስፈላጊ ከሆነ ራሱ ቀለል ባለ መልኩ መረዳትን ስለምወድና በጣም ያ ነገር ስለሚያዝደስተኝ በዛ መልኩ ነው ማለፍ የምወደው። እና ከልጅነቴ ጀምሬ ነው ያን ነገር ሳደርግ የነበረው ማለት ነው። ስለዚህ በአጠቃላይ ያንን ነገር የማደርገው ወይ ደግሞ ያን ነገር የማከናውነው በጣም ፈልጌ ነው ማለት ነው። ስለዚህ አንደኛ ያዝናናኛል። ሁለተኛ ደግሞ ይሄ እኔ ስዝናና ከጭንቀት ከምናምን ከሁሉም ነገር ነፃ ሆኗለው በጣም ይሄ ነገሮችን ቀለል አድርጌ ነው የማልፋቸው እና ስለዚህ ይሄ በጣም ከሚያዝተኝና በጣም ወሳኙ ከምሏቸው ነገሮች መካከል በቅድሚያ የሚጠቀስ ነገር ነው። ስለዚህ ቀልድ ብለን ስንል እንግዲህ በጣም ጠቃሚ ነገር ነው። ሁሉም ሰው ሊያውቁና ሊተገብረው ከምገባው ነገር መካከል ይሄ በቅድሚያ የምጠቀስ ነገር ነው። ብዬ አስባለሁኝ እንደኔ እንደኔ ስለዚህ ማንም ሰው ያንን ነገር ደግሞ ማድረግ ይችላል። የትኛውም የህይወት ደረጃ ላይ ያለው የትኛውም በ በየትኛውም የእድሜ ክፍል ላይ ያለው ሰው ከጭንቀት እንደዛም ደግሞ ከሚያሳስባቸው እና በጣም ከሚያስጨንቃቸው ከሚከብዷቸው ነገሮችን ለማምለጥ ከፈለገ። ምን ማድረግ አለበት ማለት ነው? ወይ መቀለድ መቻል አለበት ወይ ደግሞ ሰዎች ሲቀልዱ ያንን ነገር ሰምቶ ራሱን ማዝናናት መቻል አለበት። እንግዲህ ከዚህ ሁለቱ ያልሆነ ሰው የለም ብዬ አስባለሁ ማለት ነው። ወይ ይቀልዳል ወይ ደግሞ ቀልድ ያስደስተዋል ማለት ነው። ወይ በመቀለድ የሚደሰት ነው። ወይ ደግሞ መቀለድን የሚወድ ሰው ነው ማለት ነው። ስለዚህ በህይወቴ እኔ በህይወቴ በጣም ትልቅ ቦታ የሚሰጠው እና በጣም ከሚያስደተኝ ነገር መካከል የመጀመሪያ እና በጣም እኔ የምወደው እኔ በጣም የምጠቀመው ነገር ቢኖር ይሄ ነው ማለት ነው። ስለዚህ የቀልድ መናገር በጣም ነው የሚያስደስተኝ በጣም ነው የሚያዝናናኝ። የራሴን ብቻ ሳይሆን ሌሎችንም ሰዎችን የማስደስትበት እና ሌሎችንም ሰዎች የማዝናናበት መንገድ ቢኖር ምንድነው ማነው ቀልድን በመናገር ነው ማለት ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። ስለዚህ ሁሉም ሰው ይሄንን ነገር ማድረግ አለበት ይሄንን ነገር ማወቅ አለበት ብዬ አስባለሁ። እንደኔ እንደኔ ስለዚህ የትኛውንም ነገር ስንሰራ የትኛውንም ነገር ስናከናውን በህይወታችን ቅድሚያ ልንሰጥ ከምንገባቸው ነገሮች አንዱ ራሳ ራሳችን አይደለ ራሳችን ቅድሚያ ስንሰጥ ደግሞ የሚያዝናኑን የሚያደስቱን ነገሮች እና ደስ የሚያሰኙንን ነገሮች ማወቅ አለብን። ያንን ነገር ስናውቅ ነው እንግዲህ ሁሉም ነገር መልካም የሚሆነው። እና እኔም በህይወቴ ከሚያዝናናኝና ደስ ከሚያሰኘኝ ነገር መካከል አንዱ እንግዲህ በቀልድ መናገር ስለሆነ ቀልድን እንደ መናገር ሚያዝናን ቀልድን እንደ መናገር የሚያስደተኝ ነገር የለም። ማነው ስለዚህ በአጠቃላይ ያን ነገር እያደረኩኝ ወይ ደግሞ ያን ነገር እያከናወንኩኝ በህይወቴ። ብዙ ጊዜ እንግዲህ ተደሽቻለሁ ማነው። ስለዚህ እስከዛሬም ያን ነገር ለማድረግ ወይ ደግሞ ያን ነገር ለማከናወን ብዙ ጊዜ ሞክርያለው ማለት ነው። ስለዚህ ቀልድ መናገር በጣም ጥቃም ጥቅም ስላለው እኔም ቀልድ መናገር እወዳለሁ። በህይወቴም ከሚያዝናኑኝ ነገሮች መካከል ቀልድ መናገር ነው ማለት ነው። ስለዚህ በአጠቃላይ ያለኝ ሀሳብ ይሄንን ይመስላል ማለት ነው። ቀልድ መናገር እንግዲህ መውደድ ብቻ ሳይሆን በቃ እኔ በጣም ከምፈልገው እና ትልቅ ቦታ ከምሰጧቸው ነገሮች መካከል ነው ማለት ነው።